በስራ ላይ ችግሮችን ትፈታለህ? አዎ በደንብ። ስራ ማለት ሲጀመር ታዲያ ምንድነው? ማለት ችግርን መፍታት ይመስለኛል ስራ ማለት በራሱ እና። ስራዎቻችንን ስንሰራ የተለያዩ ከስራው ጋር የተያዙ ችግሮችን ሊሆኑ ይችላሉ ከስራው ውጪ የሚሆኑ ችግሮች ሊሆኑ ይችላሉ። ችግሮች ይገጥሙናል ማለት ነው እና። በትግስት ትከሻን ሰፋ በማድረግ እነዛን ችግሮች ቀስ ብሎ መፍትሄ መፈለግ አስፈላጊ ነው ብዬ አምናለሁና። በስራ ላይ ያለው ችግሮች ሲገጥሙ ባይገጥመኝ ደስ ይለኛል እውነት ለመናገር። ምክንያቱም ብዙ ነገሮችን ያበላሻሻልና። ቀኑን በተለይ በእቅድ የሚመራ ሰው ይሄን ይሄን ይሄን አደርጋለሁ ምናምን ብሎ እቅድ አስቦ አውጥቶ የሚ ለመዋል የሚሞክር ሰው። ከእቅድ ውጪ የሆነ ነገር ልክ ሲከሰትበት እቅዶቹን ብዙ ነገሮች ያበላሹበት እና። ከዛ በኋላ እንደፈለገው ተንቀሳቅሶ የሚፈልገውን ነገር አስፈጽሞ ለመግባት ይቸገራል። ብዙ ጊዜ እና። ከዛ ከዛ አንፃር አልወጣም ከእቅዴ ከእቅዴ ውጪ የሆነ ነገር ልክ ሲከሰት ማለት ነው። እና ግን በአጠቃላይ ደግሞ ችግር ማለት ኤክስፒሪያንስ የምናገኝበት ነው ልምድ የምናገኝበት ነው እና። ልምድ ደግሞ ቀላል ነገር አይደለም ከብርም በላይ ነው እና። በስራ ላይ ያው ችግሮችን እየፈታው ስራዬን ለመስራት እሞክራለሁ ማለት ነው። በቃ

የስራ ቦታ ደህንነት እንዴት ነው እንግዲህ ከምን አንፃር ነው ይህሰፊ ጥያቄ ይመስለኛል የስራቦታ ደህንነት ለምሳሌ የምሰራበት ቢሮ ህንፃውን ሊሆን ይችላል ክፍሉ ምን ያህል ደህንነት አለው የሚል ሊሆን ይችላል ወይ ደግሞ አካባቢው ላይ ለምሳሌ ከሌብነት ከተለያዩ ከስራ ቦታው ጋ ሳይሆን የስራው ቦታ አካባቢ ካለበት ሁኔታ አንፃር ምን ያህል ደህንነት አለው ምን ለማለት ሊተረጎም ይችላል። ብቻ በአንድ ሁለት ሌሎች ትርጉሞችን ሊጨመርበት ይችላል የስራ ቦታ ደህንነት እንዴት ነው ለሚለው ጥያቄ ማለት ነው? ግን እኔ እንደተረዳሁት ስመልሰው። የስራ ቦታ ይሄ ደህንነቱ በጣም የተጠበቀ ነው። ከውጪም ከውስጥም ማለት ነው ብዙም ስጋት የለውም። ወርክሾፕ ውስጥ ነው የምሰራው እና በጣም አስተማማኝ ደህንነቴ ምንምን የማልጨናነቅበት ይሄ አይነት የስራ ቦታ ነው ማለት ነው። እና ያለበት ቦታም ደግሞ መሃል ከተማ ላይ ስለሆነ ሌሎች የደህንነት ችግሮች ይከሰታሉ ብሎ ለማሰብ የማይሆን አይነት ነው። እና ለደህንነቴ ጥሩ ማረጋገጫ የሚሰጥ አይነት ቦታ ነው ማለት ነው።

ቀዝቃዛ ያየው ሁኔታ ትወዳለህ? አዎም አይም አዎ እወዳለሁም አይ አልወድምም ብዬ የምመልሰው አይነት ጥያቄ ነው። ይህ ጥያቄ የምወደው ለምንድነው? ያው እውቀት አልወድም እና ልክ ሲሞቀኝ ብዙ ሰዎች በተለምዶ የማያልባቸው ቦታዎች ውስጥ ነው የምያልኝና በዛ በዛ የተነሳ አልወድም። ቀጭን ብሆንም ግን በጣም ያልበኛል ሲሆን ሲሞቀኝና በዚህ የተነሳ ሙቀትን በጣም ነው የምጠላው። ቅዝቃዜን በጣም እወዳለው ግን ደግሞ በአንዱ እንትን ሲልህ በአንዱ የሆነ ነገር ይከሰታል። እና ሁኔታ አስም በሽተኛ ነው አስም ስላለብኝ አስምን ያስነሳብኛል ማለት ነው። እና እንደ ልቤ ለመንቀሳቀስ ለመሮጥ ምናምን አይመቸኝም ያንን ይዤ ማለት ነው። ማለትም አስም ታማሚ ስለሆንኩ እና በአጠቃላይ ግን ምረጥ ሲባል ያው ከሞቃታማ አየር ይልቅ ቀዝቃዛ የሆነ ሁኔታ ነው። እምርጣለው ምክንያቱም ቀዝቃዛ የሆነ ሁኔታ ነው ልብስን በመደረብ ማለፍ ስለሚችል ሞቃት የአየር ሁኔታ ግን በጣም አስቸጋሪ ነው። ልብስ ተወልቆ ባዶ እራቁት ወሃ ውስጥ ተዘፍዝፎ አይዋልም እንግዲህ ስራ ሳይሰራ እና ቅዝቃዜ አየር ሁኔታ እወዳለው ማለት ነው